እንዴት ነው ሰላም ነው እንዴት ነው? ሁሉም ስራ ሰላም ነው እንዴት ነው? ድናና ከስራ ሰዓት በኋላ ትዞራለህ እንዴት ነህ? አዎ እንግዲህ ከስራ ሰዓት በኋላ እዞራለሁ ለማለት ነው። እና ከሰራሁ በኋላ እንግዲህ ብዙ አይነት የስራ አይነት አለ እሰራለሁ እነዛ ስራዎችን እንግዲህ በመስራት ብዙ አይነት ነገር ለማስተገበር እወዳለሁ ለማስተጋበር እወዳለሁ እንግዲህ እንደዛ ነው ነገሩ። ከስራ በኋላ ብዙ አይነት ስራዎችን እንሰራለን የተለያየ ስራዎችን እናደርጋለን

የወተት ተዋጽኦ ትወዳለህ? አዎ የወተት ተዋጽኦ እወዳለሁ የወተት ተዋጽኦ እንግዲህ ብዙ በሀገራችን የምንጠቀመው የላም ወተትን ነው። እንግዲህ የላም ወተትን በጣም መጠቀም እወዳለሁ እንዲሁም ከዛ ቀጥሎ የግመል ወተት ነው። የግመል ወተት ተጠቃሚ አይደለሁም፤ ግን በሀገራችን በሰፊው አለ ግን ከወተት ተዋጻኦ የምወደው እኔ የላም ወተት ስለሆነ የላም ወተትን በደንብ እጠቀማለሁ ማለት ነው የላም ወተት በጣም ደስ የሚልና የሚያስደስትም ነው።

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ እንግዲህ ብዙ ነገር አደርጋለሁ። ጭንቀስ ሲማኝ እንግዲህ የተለያዩ እ ሊያስታክሉኝ ሊያዝናኑኝ የሚችሉ ቦታዎች ነው በስፋት የሚሄደው የተለያየ ቦታ እሄዳለሁ። እ መዝናኛ ቦታ እንዲሁም ብዙውን ወደ ሶሻል ሚዲያ ነው እንግዲህ ጭንቀት ሲሰማኝ የሚሄደው እንደ ቲክቶክ የሚያዝናኑ እንደዚህ ፈን የሆኑ የሚያስደስቱ ቪዲዮዎች ላይ ሄዳለሁ ወደ እነሱን በመሄድ እንግዲህ ራሴን እ አስደስታለሁ አጽናናለሁ ዩቲዩብ ምናምን እንደዚህ ፌስቡክ ላይ እሄዳለሁ።

ልብሶች በሰርአት የተቀመጡ ናቸው ልብሶች በስርዓት የተቀመጡ ናቸው። እንግዲህ ያሉት ልብሶች በመጠኑም ቢሆኑ እንግዲህ እነሱ ልብሶችን በማጣ አጥቦ ተኩሶ አጥፎ እንግዲህ ወደ ሻንጣም ይሁን ወደ የሚገኘው ቁም ሳጥን ይቀመጣሉ። እንግዲህ በዛ መልኩ በስራአት የተቀመጡ ናቸው። ያው እነዚህ ልብሶች እንግዲህ አዎ ጸድተው የሆነ ቦታ ስትወጣም እንደዚህ ቤት ላይ ብዙ በቢጃማ ምናምን ስለምሆን ስወጣ ምለብሳቸው ልብሶች ናቸው

ታሪክን መንገር ትወዳለህ? ታሪክ መንገር እንግዲህ ስለ ሀገራችን ስለ ሀገራችን ሁኔታ ታሪክ ለመናገር እሞክራለሁ። በተለይ ስለ ኢትዮጵያ ታሪኳን እንቅርሷን ውበቷ እንዲነገርላት ብዙ ያልተነገረላት ታሪክ ስላለ ስለእሷ መናገር ያስደስተኛልና። ታሪክ መናገር በጣም ደስ ከሚለኝና ከሚያስደስተኝ ነገር ቢኖር ታሪክን መናገር ማሳወቅ ነው። እና ታሪኳ በጣም እንዲነገር እንዲወሳላት እፈልጋለሁ። ሀገሬ ታሪክ መናገር እንወዳለን

በስልክ ገንዘብ ትልካለህ? አዎ በስልክ ብዙ ጊዜ ገንዘብ እልካለሁ። አሁን ቴክኖሎጂም እየሰፋ ስለሆነ ያው በስልክ ነው ገንዘብ የማስተላልፈው ገንዘብ ወደ አንድ ቦታ ከአንድ ቦታ የማስተላልፈው በስልክ ነው። በስፋት ምክንያቱም ቴክኖሎጂ ስለበዛ ወደ ባንክ ወደ ተለያየ ነገር። በስልክ ነው ትእዛዝ የምናስተላልፈው። ስለዚህ ደግሞ በጣም ጥሩ ስራን ያቀለለ ግዜን የማያበክን ስለሆነ። ስልክ በስልክ ገንዘብ ማስተላለፍ በጣም አሪፍ ሆኖ ተገንቷል እና በጣም አሪፍ ነው።

ማንቂያ ሰዓት ትጠቀማለህ? አ ስራ ባለ ወቅት ወይም ሆነ በጣም አስፈላጊ በሆነ ሰዓት አላርም እጠቀማለሁ አላርም ተጠቅሜ ነው እንግዲህ አላርም በደንብ ማንቂያ ሰዓት ተጠቅሜ በዛ ምክንያት ነው እንግዲህ ወደ ስራ ምነሳው ማለት ነው እንደዛ ከሆነ በኋላ ነው ማንቂያውን ከተጠቀምኩ እንቅልፍ ወስዶ ስራ እንዳይረፍድብኝ ወይ የሆነ ነገር እንዳልቀር ወደኋላ ማንቂያ ሰዓት እጠቀማለሁ እነዚህ እሱን አላርም ክሎክ እጠቀመዋለሁ ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ። በበዓላት ቀን በተለይ አንዳንድ ህዝብ በሀገራችን ንግስ በሚሆንበት ስራ ነው። ንግስ ቀን ስለማይከበር በዓል ስለማይከበር እንደ ሀገር ካላንድ ላይ አይዘጋምና እና። የዛግዜ እረፍት እመኛለሁ የስራ ሰዓት እረፍት እንዲሆን ብዙ ጊዜ እመኛለሁ። የምወደውም እረፍት ጊዜ ምንድነው? ይሄ ነው የምመኘው። ሌላ። የእረፍት ጊዜ ብዙ ካላንደር ዝግ ስለሆኑ ይሄ ግን የእረፍት ጊዜ ክፍት ቢሆን ብዬ ሁሌ አሰባለሁ። ምክንያቱም ንግስ

በምን? ትመገባለህ የምመገበው እንግዲህ ብዙ በእቃዎች ነው በሳህኖች እንዲሁም በእጄ ነው በስፋት የምመገበው በእጄ ነው ምግብ የምንመግበው በሀገራችን በእጅ ነው በስፋት የምንመገበው ምግብ የምንበላው እያንዳንዱን አትክልትም ይሁን የተለያዩ እንደዚህ ደሮ የዶሮ ምግብ ይሁን ችክን ማለት ነው። እንዲሁም የላ ደግሞ የተለያዩ ስጋ ነክ ነገሮችም ቢሆን በእጃችን ነው የምንመገበው። በእጅ ነው በስፋት የለመድነው ምግብ የምንበላው በእጅ ነው

መጠበቅ ታግድ ነው መጠበቅ መጠበቅ ወይም ታግዳለህ ወይ ነው? አዎ እንግዲህ እኛ ብዙ እንጠብቃለን እናግዳለን። ምክንያቱም ሀገራችን እንግዲህ በስፋት የሚገኘው የጥበቃ አይነት ነው እንደ ከብት እንደ በጎች ፍየት። ብዙ አይነቶችን እንግዲህ በጥበቃ ነው እና ስለዚህ እኛ ደግሞ አርሶ አደርን አካይ ስለሆነ በጥበቃ ነው ምንስተላልፍ ማለት ነው። እና እንዴት ነው? ሁሉ ነገር አሪፍ ነው ብዬ አስባለሁ

ለሌሎች ማስተማር ትችላለህ ለሌሎች ማስተማር እችላለሁ ሌሎችን ማስተማር እወዳለሁ። በተለያየ አጋጣሚ በተለያየ ነገር የማስተማር ፍላጎት አለኝ። እነሱን አስተምሬ ጥሩ ነገር ማብቃት እንደዚህ አይነት ስራዎችም ሲመጡ እንደዚህ አይነት ኦፖርቹኒቲዎች ወይም እድል ሲመጡ እንዲጠቀሙ እፈልጋለሁ። እና ስለዚህ ማስተማር ፈልጋለሁ። ማስተማር ደግሞ ያው በጣም ጥሩ ነገር ነው ጥሩ ለውጥ ይመጣል። አንዱን አንዱ ላይ የማስተማር ልምድን ማካፈል በጣም ጥሩ ነው። ብዬ አስባለሁ።

በምን ሰዓት ትተኛለህ? እንግዲህ እኔ የምተኛው ያው ብዙን ማታ ማታ የሚተኛ ሲሆን እንግዲህ ማታ ነው። በስፋት ወደ ሀገራችን የሚተኛው እኔ የምተኛው እንግዲህ ይሄ ሰው እንደሚተኛው ሁሉ ማታ እንግዲህ ሲመሽ ሲጨልም እንግዲህ ማታ በ ምሽት ከሶስት ሰዓት በኋላ ወይም አራት ሰዓት በኋላ ነው። እና ስለዚህ ማታ ነው የምተኛው ማት እችላለሁ ቀን አንዳንዴ የስራ ድክመት ወይም እንዲህ በጣም እንትን ሲሆን የምተኛበት አጋጣሚ ሊኖር ይችላል።

እፂም ታቆያለህ እፂም ያው እንግዲህ በሰፊው አንዳንዴ እፂም ሁሉ ማሳደግ ምክንያቱም እኔም ወጣት ስለሆንኩ ብዙ ጺም የለኝም እሱን ያው ለማሳደግ ብዙ ጥረት አረጋለሁ እንዲሁም ብዙ ጊዜ ለማቆየት እሞክራለሁ። ሁለት ሶስት ወር ከዛም በላይ ማቆየት እንግዲህ ለተለያየ ሀሳብ ለተለያየ ነገር መዳሰስ ምናምን ማለት ደስ ይላል። እና በዛ ምክንያት ደግሞ ጺም አቆያለሁ። እና

የትኛው የባህላዊ ምግብ ትወዳለህ ምወዳቸው ከባህላዊ ምግቦች በጣም ከሚያስደስቱኝ የመጀመሪያው ጠላ መጠጣት ነው። ይሄ ባህላዊ መጠጥና ምግብ በጣም ወሳኝ ስለሆነ በሀገራችን በጣም ጠላ ባህላዊ ምግብ የትኛውም አለም መጥቶ እንዲቀምሰውና እንዲወደውም እፈልጋለሁ ምክንያቱም የባህራዊ መጠጡና ምግቡ ምግብ ደግሞ ያው እንጀራ በሽሮ ሽሮ በእንጀራ በጣም አሪፍ ነው ስለእሱም በጣም ደስ የሚል ነገር አለው እና እሱንም ቅመሱት እላለሁ

የምትወደው ሬስቶራንት የት ነው? የምወዳቸው ሬስቶራንት በጣም ብዙ ናቸው አዲስ አበባ ውስጥ በተለይ በጣም ብዙ ሰፊ ሬስቶራንቶች አሉ። ግን እኔ በጣም የምወዳቸው የሬስቶራንት አይነቶች በተለይ እንደ መዝናኛ ዋይፋይ ፐብሊክ ወይም የህዝብ ዋይፋይ ያለባቸው ኢንተርኔት በደንብ አክሰስ የሚያገኙትን ነው የምወድ። ምክንያቱም እኔ ብዙ ከስልክ ጋር ነው የምውለው ስልኬን ካልያዝኩኝ። አሁን ባለው ወቅት እንደኔ አይነት ብዙ ሰው ነው ያለው እና ያለ ስልክ ብዙም ስለማይመቸኝ እንደዚህ አይነት ካፌዎችን ነው የምወደው

ቀትር ምን ትመገባለህ እንግዲህ በቀትር ከምመገባቸው ምግቦች ሽሮ በእንጀራ። እንዲሁም ጠላ ቡና እንደዚህ በጣም ከምንወዳቸው ባህላዊ ምግቦች እንዲሁም ለምሳ በጣም ከሚዘወተሩ እንግዲህ ምሳ። ሽሮ በእንጀራ በልተን እንግዲህ ቡና ሳንጠጣ አናሳልፍም እንደውም ጠላ ከተገኘ እንግዲህ ሀገራችን እኔ ባለውበት ጠላ በጣም ይወደዳል። ስለዚህ ከእሱን በመጠጣት ነው እንግዲህ። ከዛ ነው እንትን የምን እሱን ጠጥተን ነው እንግዲህ ወደ እንትን የምንወጣው

አወንታዊ አስተያየት ተቀብለህ ታውቃለህ አወንታዊ አስተያየት እንግዲህ አወንታዊ ጥሩ አስተያየቶችን ያው ብዙ ጊዜ ጥሩ አስተያየት ብቻ ሳይሆን መጥፎ አስተያየቶችም እቀበላለሁ ብዙ አስተያየት። አንድ የሰው ልጅ በህይወት ሲኖር እንግዲህ ብዙ አይነት ነገር ይገጥመዋል። ጥሩ ነገር አስተያየት ይገጥማል መጥፎ ነገር ሊገጥም ይችላል። ስለዚህ ጥሩን በጥሩ መጥፎውንም በጥሩ በመውሰድ ጥሩ ጎኑ ብቻ በመውሰድ ከመጥፎም ጥሩ አይነት ምክር ሊገኝ ስለሚችል። ስለዚህ እንደዚህ በማድረግ ያው ወደፊት መቀጠል የተሻለ ነው ብዬ አስባለሁ

የምትወደው ምግብ ምንድነው? የምወደው ምግብ እንደው በጣም ደስ የሚለኝ ምግብ በርገር ፒዛ እንደውም ሽሮ በእንጀራ በጣም ከምወደው ምግብ ቢኖር የሽሮ ወጥ በእንጀራ በጣም በጣም የምወዳትና የሁልጊዜ ምግቤ ስለሆነች በጣም ነው የማመሰግናት ሽሮ በእንጀራ። ፒዛና በርገር እየጠፋ ነው እንጂ በጣም ሁሌ ከምወደው ነው በጣም አክሴፕት የማደርገው ምግብ ፒዛ እና በርገር ነው

ፍየል አይተህ ታውቃለህ? ፍየል ማየት ብቻ ሳይሆን በሀገራችን በጣም በሰፊ ነው የሚገኘው እና ፍየልን እለት ከእለት ነው፣ የማየው ፍየልን በጣም እንግዲህ ስጋዋ በጣም በሀገራችን ተፈላጊና ውድ የሚባለው ከበሬ ከበግ፣ ስጋዎች በበለጠ እንግዲህ ተፈላጊነቱ የፍየል ስነሆነት ፍየል በሀገራችን በሰፊው የሚገኝ ነውና ፍየል በደንብ ነው የማውቃት፣ ፍየልን በጣም በጣም፣ በቅርብ ስላለች በጣም አውቃታለሁ።

ድንጋይ ሰብስበህ ታውቃለህ? አዎ ድንጋይ በጣም ነው የምሰበስበው ድንጋይ በሀገራችን በጣም መሰብሰብ እንወዳለን ምክንያቱም ለኧ ግንባታ ስለሚውል እንግዲህ ድንጋይ በጣም የመሰብሰብ እንትን አለ ፍላጎት አለ ድንጋይ በውድ እየተሸጠ ነው አሁን ባለበት። እንግዲህ በሀገራችን ውሃ ልክ የሚባለውን እኔ ባለሁበት አካባቢ ውሃ ልክ ለውሃ ልክ ለሚባል መጀመሪያ ለመሰረት ለማውጫ ስለሚያስፈልግ እንዲሁም ለኧ ጠጠር እንዲሁም በስሚንቶ ቀላቅሎ ሊሾ ለመስራት የቤትን ግንባታ ለመገንባት ድንጋይ ስለሚያስፈልግ በደንብ እንሰበስባለን

ጾም ትጾማለህ አዎ እንግዲህ በሀገራችን በሰፊው ነው እንግዲህ በተለይ ኢትዮጵያ ውስጥ ጾም እንግዲህ ለየት ከሌሎች ሀገር ለየት ብሎ ይጾማል እንግዲህ እኔ የምጾመው ጾም ከአመት እንግዲህ ሰባት አይነት ጾም አለ እንግዲህ የመጀመሪያው ረጅሙ ጾም በሁለተኛው ደግሞ እንግዲህ የሐዋርያ ጾም የእመቤታችን ጾም እንዲሁም የነብያት ጾም እሮብ እና አርብ እሚጾመው ገሃድ ነኑ የጾም ተብሎ ሰባት አይነት ጾም ስላለ በሀገራችን ብዙ አይነት እንግዲህ ከሁለት ወር አንድ ወር እንዲሁም አነስተኛው አንድ ቀን ነው።

የሽያጭ ምግቦች አሉህ አይ የሽያጭ ምግቦች እኳ እኔ የለሁኝም። እንግዲህ እንደ አጋጣሚ የምንሰራው እንደ ፓስታ መኮረኒ እንግዲህ እነዚህ በመቀቀል እንሸጥ ነበር የምግብ አይነቶች ናቸው። ነገር ግን አሁን እሱን ስራ አቋርጠነዋል ለምክንያቱም አዋጪ ስላልሆነ ትርፋማ ስላልሆነ አሁን ተቋርጧል። ምክንያቱም ብዙ ተመጋቢ ስለለለው እኛ አቅርቦት ብቻ ብናቀርብ ተመጋቢ ስለሌለ ወደ ክስራ ውስጥ ስላስገባን አስቁመናል። እና በዛ ምክንያት እንግዲህ የምሸጡ ምግቦች የሉኝም

የምሳ እረፍትህ ምን ያህል ጊዜ ነው? የረ የምሳ እረፍቴ እንግዲህ እኔ አሁን ባለሁበት የጉልበት ስራ ስለምሰራ እንግዲህ ከአንድ ሰዓት እስከ ሁለት ሰዓት ባለው የምሳ እረፍት አለኝ። እንግዲህ ምክንያቱም ጠዋት አንድ ሰዓት ብጀምር እስከ እንግዲህ ቀደም ብዬ ነው የምገባው ሰባት ሰዓት ባቋርጥ እስከ ዘጠኝ ሰዓት ካልበዛ እስከ ስምንት ሰዓት ተኩል ቆይቼ ምሳ በልቼ እንዲሁ እረፍት ወስጄ ስለሆነ እንትን የምለው የምሳ እረፍት ሰፋ አድርጌ ነው የምወስደው። ምክንያቱም ከባድ ስራ ስሰራ የጉልበት ስራ

በቤትህ ምን አይነት የቤት እቃ አሉህ እቃዎች አሉህ እንግዲህ ያው አነስተኛ ቢሆኑም አሉ እንደ ቴሌቪዥን ጂፓስ የቤት ኮልኮሌያ ኮልኮሌ ነገሮች እንደ ሮቶ ጄሪካ ባልዲ እንዲሁም ጆግ የምሳ መብያ እቃዎች ሳሀኖች ማይካዎች እንዲሁም የእንጀራ ማድረጊያ ምናምን እንደዚህ ሞሰባ ሞሰቦች ፈርሜሎ የእሳት ማንደጃ ማንቆርቆሪያ የሻይ ማፊያ እንዲሁም የእጅ ማስታጠቢያ ምናምን እንደዚህ እንደዚህ አነስተኛ ወንበር መቀመጫዎች ምናምን አሉ።

በአደባባይ መናገር ትችላለህ? አዎ በአደባባይ እንግዲህ ለመናገር ብዙ ጊዜ ሙከራ አደርጋለሁ ሰው በተሰበሰበበት በስፋት ባለበት አካባቢ ለመናገር እሞክራለሁ ምክንያቱም። ብዙ ጊዜ በአደባባይ የመናገር ልምድ ከተለያየ ነገር እንዲሁ ከትምህርት ቤት ነው የሚጀምረው ከሰፈር ነው የሚጀምረው። እንግዲህ እሱን ብዙውን በመናገር ልምድ በአደባባይ የመናገር ልምድ ይመጣል። በአደባባይ የመናገር ልምዱ በጣም አሪፍ ነው ለብዙ ነገር ይጠቅማል። በአደባባይ የተናገረ ሰው እንግዲህ ምንም አይነት ጥያቃ በትም ቦታ ቢጠየቅ ይመልሳል ማለት ነው

የድሮ ፎቶዎችን ትይዛለህ? አ በቻልኩት መጠን እንግዲህ የድሮ የሚባለው ፎቶ ባይኖረኝ የተወሰነ የድሮ በጣም እንግዲህ ካሜራ ሳይዘምር በሀገራችን ዘግይቶ ቢገባም ካሜራ እንግዲህ ብዙ አይነት ፎቶ። የለኝም ግን በድ ፎቶዎች አሉኝ። እንዲሁም በቅር እንግዲህ በተለይ ስልክ ስማርት ስልክ በሀገራችን ከጀመረ ጀምሮ እንግዲህ በደንብ ፎቶዎችን የመሰብሰብ እና በስማርት ስልኮች የማንሳት ብዙ ፎቶዎች አሉኝ። ስለዚህ እነሱን የመሰብሰብ ነገር አለ እንጂ የድሮ ፎቶዎች በጣም በብዛት በአልባ በፍሬም ይህን ያህላል የሚባል አለኝ። ግን

ልብስ በእጅህ ታጥባለህ? ልብስ ሲጀመር በእጄ ነው የማጥበው የሚገርመው ነገር እስካሁን ማሽን ላውንደሪ የሚባል ነገር ልብሴ ነክቶ አያውቅም። ስለዚህ በአገራችን በሰፊው የለም። እንግዲህ በየግለሰብ ቤት አልገባም። ያለው እንግዲህ በላውንደሪ ተብሎ ራሳቸውን ለቢዝነስ ወይም ለስራ የከፈቱት ላይ ነው ካልሆነ በስተቀር እንግዲህ በየቤታችን ሊያግዘን የሚችል ላውንደሪ የለም። ምክንያቱም ይሄን ያህል አቅም የሚባል ወይም የገንዘብ አቅም መግዣ ስለሌለኝ አሁን ባለሁበት እንግዲህ የለኝም

ውሃ ማምጣት ታውቃለህ? አዎ ውሃ ማምጣት በጣም ችሎታ አለኝ ውሃ የማምጣት የመሸከም የመቅዳት በጣም ችሎታ ነው ያለኝ ምክንያቱም በሀገራችን ውስጥ የውሃ የሚቀዳው ከጉድጓድ ወይም ከምንጭ ስለሆነ። ውሃ የማምጣቱን ችሎታ በእኔ ነው ማየት እና ውሃ በጣም በጣም በጣም ነው የመቅዳት ችሎታ አለኝና የማምጣት ለብዙ ሰዎችም ተሞክሮ አሳያለሁ በተለይ ለባለቤቴ በጣም ብዙ አይነት ተሞክሮ ነው የማሳያት ውሃ በማምጣት ላይ። በጣም ውሃ ማምጣት ችሎታዬ በጣም ለየት ይላል

ማር ትወዳለህ? አዎ እንግዲህ ማር ማር በጣም ነው የምወደው። ማር በጣም ጥሩ ጥቅም ነው ያለው ለተለያዩ በሽታዎች እንግዲህ የመ የመፈወስ አቅም አለው ስለዚህ ማርን በተገቢው ነው የምጠቀመው። ግን ማር ብዙ የመገኘት እድሉ እየቀነሰ መጥቷል አሁን ባለው ጊዜ እንደውም ብዙ እንደዚህ እጽዋቶች ወይም አበባ የሚሰጡ አትክልቶች እየጠፉና ድርቅ በተለይ በመፈጠሩ ምክንያት አበባዎች በመጥፋታቸው ማር እየቀነሰ መጥቷል። ማር በጣም ነው የምወደው

ስንት? ቋንቋ ትችላለህ በጣም ብዙ ቋንቋ ነው የምችለው የማልችለው ቋንቋ የለም ማለት ትችላለህ ሀገር ውስጥ በጣም ብዙ ብዙ ለምሳሌ አማርኛ እችላለሁ። እንግልዘኛ እችላለሁ። ከውጭ አረበኛ እችላለሁ። ቻይነኛ እችላለሁ። ፈረንሳየኛ እሞክራለሁ። ከሀገር ውስጥ በጣም በጣም ወደ ሰላሳ ቋንቋ ነው? የምትችለው ለምሳሌ በትንሽ ኦሮምኛ እችላለሁ ትግረኛ እችላለሁ። ሶማለኛ እችላለሁ አፋረኛ እችላለሁ። አረ ማልችለው ቋንቋ የለም በጣም ነው የምችለው።

በመስኮት ጎን መቀመጥ ትወዳለህ? አዎ በመስኮት አካባቢ ነው። በስፋት በብዙ ጊዜ የምቀመጠው ምክንያትም እንግዲህ ጨለማ ውስጥ መቀመጥ ስለማልወድ። እንግዲህ ብርሃን ነፀብራቁ በመስኮት ከፍቼ ስቀመጥ በጣም እንግዲህ አየሩ ምቹ ይሆናል። መስኮት አካባቢ እንግዲህ ብዙ እይታዎች ዲባቦች ይኖራሉ ውጭ ላይ አትክልቶች የተለያዩ ነገር ለእይታ ለማየት ስለሚመቸኝ ብዙ ጊዜ መስኮት አካባቢ ነው። እንግዲህ የምቀመጠው ለተለያየ ስራም ስቀመጥ በዛ አካባቢ መስኮት ይዤ ጥግ ነው ምቀመጠው።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ አዎ እንግዲህ ባለቤቴ በጣም ክፉ ስለሆነች እቃ ከረሳው በጣም አታስገባኝም። ወደ ቤት እና በዛ የተነሳ እንግዲህ የሱቅ የሱቅ ዝርዝር በጣም ይዤ ነው የሚሄደው። እንግዲህ እና በጣም የሚገርማችሁ ነገር እና የሱቅ ዝርዝር በፊት ዝርዝር በጣም ነው የምጥፈው። እንዳረሳ በጣም እንግዲህ የሚገርም ነገር አሁን ራሱ አለች እና እያስፈራራችኝ ነው። ይሄን ሲጽፍ ዋ እያለችኝ ነው። እና ለነገ በጣም እንግዲህ የሱቅ ዝርዝር ጀሳ

በመስመር ላይ ሙዚቃ ትሰማለህ አዎ አንዳንዴ በስፋት ባይሆንም ሙዚቃን በመስመር ላይ የማዳመጡ ነገር አለ። አዳምጣለሁ እሰማለሁ ምክንያቱም እንግዲህ አንዳንዴ የተለየ አዳዲስ ነገሮች ሲለቀቁ እነሱን በመስመር ላይ የማዳመጥ ቀጥታ አለ። ኢንተርኔቱ ቀርፋፋ ቢሆንም በሀገራችን ላይ አሁን ባለው ሁኔታ ትንሽ እየተስተካከለ ቢመጣም። ለወደፊት ግን ያው እንግዲህ ሙሉ በመስመር ላይ የ የማዳመጡ ነገር እየሰፋ ይመጣል አሁን ግን። ትንሽ አሁንም ገና ይቀረዋል

የአካል ብቃት እንቅስቃሴ ታደርጋለህ? ለሚለው የአካል ብቃት እንቅስቃሴ አዎ በተገቢው ሁኔታ አደርጋለሁ። በፊት በተለይ በጣም እንቀሳቀስ ነበር። የአካል ብቃት በተለይ በስፖርት ዙሪያ ደብሊውቲኤፍ የሚባለው ወርልድ ቴክዋንዶ ፌዴሬሽን በሚለው ብዙ እንቅስቃሴዎችን አደርግ ነበር። እንዲሁም ጂምናዚየም ክብደት በምንለው በእኛ እሰራ ነበር። አሁን ባለው እንግዲህ ወኪንግ ነው። ብዙ የእግር እንቅስቃሴዎችን ቢያንስ በቀን በትንሹ ከሶስት ሰዓት እስከ አራት ሰዓት እንቅስቃሴ አደርጋለሁኝ።

የትውልድ ከተማህ የት ነው? የትውልድ ከተማህ አዲስ አበባ ነው አዲስ አበባ ነው። የትውልድ ቦታዬ እንግዲህ የተወለድኩት እዛ አካባቢ ነው። ያው እንግዲህ በስራ አንዳንድ ቦታ ልንቀሳቀስ እችላለሁ። እንግዲህ አዲስ አበባ ላይ አካባቢ ነበር ትውልዴ ቦታዬ እዛ ብዙን ህይወቴንም ያሳለፍኩት የተወሰኑን አመታት አንድ አስራ ምናምን አመት እዚያ አካባቢ ነው። እንግዲህ እንቅስቃሴ አደርጋለሁ። አሁንም ሌላ ቦታ ነው እየተንቀሳቀስኩ ያለው እዚህ አካባቢ ነኝ። እኔ

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የምትጠቀመው እንግዲህ በሀገራችን በብዛት የባህር ዛፍ እንጨት እንጠቀማለን እንዲሁም ዲከረንስ የሚባል እንጨት እንጠቀማለን። እንደውም ግራቢሊያ። እነዚህ ለማጎደነት እሳት ለማንደድ በስፋት የምንጠቀማቸውና እንግዲህ እሱን ለማቀጣጠል ብዙ አይነት ቀጫጭን እንጨቶች ልንጠቀም እንችላለን። እንዲሁም ጭድና ገለባ ነገር ለማቀጣጠል እንጠቀማለን።

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ እንደ አጠቃቀሜ ነው። የስክሪኔ ሰፊ ስለሆነ እንግዲህ በቀን ፉል ካለ ከጥዋት አንድ ሰዓት እስከ ምሽት ሶስት ሰዓት አራት ሰዓት ይቆያል ይሄ ማለት አንድ ቀን ሙሉ አገልግሎት ይሰጠኛል ማለት ነው እና ስለዚህ ያለው የስልኬ ባትሪ አሁን ጥሩ አቋም ላይ ያለ ስልክ ነው እና የ የእንትኑን ባትሪ አምስት ሺህ ሜጋ አምፔር ስለሆነ ለዛ ይመስለኛል ጠንካራ ነው።

በአካባቢው ድልድይ አለ። በአካባቢያችን አዎ እንግዲህ ይሄ እዚህ ግባ የሚባል ድልድይ ባይኖርም። እንግዲህ እኔ የምኖርበት አካባቢ አሁን ባለው ሁኔታ አንድ የአስፓልት ድልድይ ሲኖር። ሌላ ግን በእንጨት በባህላዊ አሰራር ድልድይ በእንጨት በመንጠላጠል የተሰራ ሲሆን የምዚህን ግባ የሚባል አይደለም ብዙ ሰዎች የሚያረማምድ ሳይሆን አስቸጋሪ የሆነ ድልድይ ነው። እና ይሄ ድልድይ በጣም እንግዲህ ከባድ የሆነ የአሰራር ዘይቤ ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው እንግዲህ በዚህ ቅዳሜና እሁድ ብዙ አይነት ነገር የሚደረግ ነገር አለ። እንግዲህ እሁድና ቅዳሜ ብዙ ከምተገብራቸው ነገሮች የተጨማሪ ስራዎችን። እንግዲህ ብዙ በእኛ ሀገር በዓላት የሚበዛ ሲሆን። እሁድና ቅዳሜ ብዙን የእረፍት ቀን ሲሆን ነገር ግን ያው። በወርና ቅዳሜ የሚሰሩ ስራዎች አሉ ቀለል ቀለል ያሉ ስራዎች እንግዲህ ከቁፋር ውጪ የሆኑ ገበያ ንግድ ሊሆን ይችላል። የተለያየ ስራ ነገር የሚሰራበት ቀን ስለሆነ እሁድና ቅድሜ በጣም የምወደው ቀን ነው።

ማታ በምን ሰዓት ትመገባለህ? ያው እንግዲህ እኔ የምመገበው ራቴን ሲሆን በማታ ከአንድ ሰዓት ተኩል እስከ አራት ሰዓት ባሉት ውስጦች እንግዲህ ብዙ ጊዜ እራቴን እመገባለሁ። ያው እኛ እራት ወይም ዲነር በሚባለው እንግዲህ እራት እመገባለሁ። እና እንግዲህ በሰአት ጥሩ ነው። እንግዲህ በተለይ ለተመገ ጾማ ጾም በሚሆን በነገባታው የግድ ተሎ ሰዓት እስከ ሶስት ሰዓት ባለው የጾም ወይም የፍስክ ምግብ ካለ በዛ መመገብ አስፈላጊ ነው። ማለት ነው

የትንኝ መረብ ትጠቀማለህ አ እንግዲህ በእኛ በሀገራችን አጎበር ይባላል የትንኝ መረብ። እንግዲህ ትንኝንም እንዲሁም ቢንቢ በምን ይልህ ነው የምናውቀው እኛ ትንኝን። እንዲሁም ወባ ለወባ ብዙ ጊዜ ከመንግስት ተቋማትም የገቨርመንት ብዙ ጊዜ የአጎበር መሰረጭ ማሰራጨት ስራን ይሰራሉና ስለዚህ በዛ አጋጣሚ እኛ የትንኝ አጎበር ወይም መረቦችን ስለምንጠቀም። ጥሩ የትንኝ የመከላከል ልምድ መጥቷል። አሪፍ ነው